የህዝብ ማመላለሻ ትጠቀማለህ ወይ? ለሚለው ጥያቄ በጣም ነው የምትጠቀመው። የህዝብ ማመላለሻ እንግዲህ የህዝብ ማመላለሻ ማለት እንግዲህ እንደሚገባኝ ከሆነ ታክሲ ሊሆን ይችላል ብዙ ሰዎችን ሚዝ ታክሲ አለ፥ አውቶቡሶች ይኖራሉ እኛ ሀገር አሁን ታክሲ የሚባል አለ አስራ ሁለት ሰው ሚይዝ ኢትዮጵያ ውስጥ እንደገና ደግሞ ከፍ ብሎ ወደ ሰላሳ ምናምን ሰው የሚይዝ ቅጥቅጥ የሚባል አለ እንደገና ደግሞ ከፍ ብሎ ወደ ስልሳ ምናምን ሰው የሚይዝ አውቶብስ አለ ከዛ ደግሞ ከፍ ብሎ ብዙ ሰው በመቶዎች የሚቆጠር ሰዎች የሚይዝ ትልቅ የከተማ ባስ ወይም ደግሞ የመንግስት ከተማ ባስ ይባላል አንበሳ አውቶብስ የሚባል አለ። ወይም ደግሞ ሸገር አውቶቡስ የሚባል አለ። እነሱን እንደገና ደግሞ ከዛም ከፍ ብሎ ቀላል ባቡር፥ የከተማ ባቡር አለ። እነዚህ ሁሉ የህዝብ ማመላለሻ ናቸው። እንግዲህ እኔ እነሱን ሁሉ እጠቀማለሁ። በአብዛኛው ግን የምጠቀመው አንበሳ አውቶብስና እና ሸገር ባስ የሚባሉትን ነው። በአብዛኛው ለምን ዋጋቸውም ዝቅተኛ ነው፥እንደ ልብም ይገኛሉ። ስለዚህ እነሱን ነው የምጠቀመው ከዛ በመቀጠል ደግሞ የምጠቀመው ታክሲ ነው። ታክሲ ያው አስራ ሁለት ሰው የሚይዘውን ታክሲ ነው የምጠቀመው። እሱም የህዝብ ማመላለሻ ነው። ያው እሱንም እጠቀማለሁ ማለት ነው። አልፎ አልፎ አንድ አንድ ጊዜ ደግሞ ራይድ የሚባለውን የህዝብ ማመላለሻ ወይም ደግሞ የታክሲ አገልግሎት በአብዛኛው ግን ፕራይቬት ነው እሱ ለብቻ የምንጠቀመው ነው። እቃም ወይ ደግሞ ፍትነት ስፈልግ ስቸኩል ለሆነ ጉዳይ ስቸኩል እሱንም እጠቀማለሁ። በአብዛኛው ባስ በምጠቀምበት ጊዜ ምንድነው እኔ ያለሁበት አካባቢ ስለሆነ ሞልቶ ባስ የሚመጣበት አከባቢ ስለሆነ ከፌርማታ ወይም ደግሞ ከባስ ስቴሽን ወይም ከባስ መነሻ የተወሰኑ ፌርማታዎች ስለሚርቅ የተወሰኑ ፌርማታዎች ስለሚርቅ ምንድን ነው የሚሆነው ሲመጣ ባሱን እንትን ማድረግ አልችልም ባዶ ቦታ ስለማላገኝ ያው ቆሜ ነው የምሄደው ብዙውን ጊዜ። አንዳንድ ጊዜ ደግሞ ወንበር አገኛለሁ ማለት ሰዓቱ ነው ወሳኙ በርግጥ አሁን ጠዋትና ማታ በሚሆንበት ጊዜ ባስ ለመጠቀም ጠዋት ከእኔ ሰፈር ወደ ከተማ ለመሄድ ከተማ ማለት የኔም ሰፈር ከተማ ነው ግን ወደ መሃል ከተማ ለመግባት ብዙ ሰው ነው ከመነሻው የሚጭነው። እና ኮንዶሚኒየም የጋራ መኖሪያ ቤቶች ስላሉ ከዛ ብዙ ሰው ተጭኖ ወደ ስራ ቦታ ፥ወደ ከተማ፥ ወደ ማሀል ከተማ ስለሚያልፍ በዛ ሰዓት ባስ መጠቀሙ እኔ ወጥቼ ባስ ምጠብቅበት ሰዓት አብዛኛውን ጊዜ ባስ አይገኝም። የከተማ አውቶብስ አይገኝም። ስለማይገኝ እኔ በተቻለ መጠን ምንድነው ይሄን የከተማ ባስ ጠብቄ ፥ተጋፍቼ ነው እንትን የምለው የምሳፈረው። ከቀን ደግሞ ከስራ በኋላ ደግሞ ወደ ማታ ደግሞ ከዛ ከመሃል ከተማ ወደዚህ በምመለስበት ጊዜ ጉዳይ ገጥሞኝ ከተመለስኩኝ እንደዚሁ የባስ አገልግሎቱ እንትን ይላል በጣም ስለዚህ ከዛ ወደዚህ በምመለስበት ጊዜ ብዙ ሰው ነው የሚጭነው ሁሉም ሰው ወደ ቤቱ ይገባል ጠዋት ለመስራት ይወጣል የዛን ጊዜ በጣም ከሰፈር ስንወጣ በጣም ብዙ በቃ ችግር ነው ቦታ አይገኝም ከሰአት ደግሞ በምንመለ ማታ ደግሞ በምንመለስ ጊዜ ሰው ከስራ ወቶ ወደ ቤቱ ሲገባ መአት እንደዛ ተሰልፎ ነው የሚመጣው ያ ጠዋት የሄደው ህዝብ። ስለዚህ አሁን እሱም ቢሆን ከመነሻው ከሆነ በጣም በሰልፍ በመጠበቅ በወረፋ በመያዝ ነው የሚገኘው። መሃል ላይ ከሆነ ደግሞ ቆሞ ነው የሚመጣው ተጋፍቶ ነው እንደገና የምንጫነው እና እኔ ብዙ ጊዜ የሚያጋጥመኝ መሃል ላይ በመሆን ነው እንትን የምለው ከቸርች በምመጣበት ሰዓት ተጋፍቼ ነው ምክንያቱም ከመነሻ ስለማልጫን ስለማልሳፈር መሃል ላይ ስለምጠብቀው ተጋፍቼ ነው እንግዲህ ያው በጣም ሰው እንትን አለው አይገኝም ባሱ አንዳንድ ጊዜ የዛን ጊዜ ምን አደርጋለሁ እኔ አንዳንድ ጊዜ ከሁለት ሰዓት ካለፈ ከምሽቱ ሁለት ሰዓት ካለፈ ባሱን በማጣበት ጊዜ ቶሎ ብዬ ባቡር ሲመጣ ጠብቄ በባቡር እመጣለሁ። ደግነቱ ባቡር ከምሽቱ ሁለት ሰዓት በኋላ በነፃ ያለ ክፍያ ያመጣል።

ውሃ ማምጣት ታውቃለህ ወይ ለሚለው ጥያቄ አዎ ውሃ ማምጣት አውቃለሁ። እንደውም አሁን ያለሁበት ቤት በብዛት ውሃ ስለማይ ስለማናገኝ በሳምንት አንድ ጊዜ ብቻ ስለሆነ ውሃ የምናገኘው እንደውም አንዳንድ ጊዜ እሱም ስለሚዘለን ስለሚያልፈን ውሃ እያመጣን ነው የምንጠቀመው እና አሁን እንደውም ውሃ እያመጣሁ ያለሁበት ወቅት ነው። ደግነቱ አሁን ዛሬ ይሄንን ነገር ከመናገሬ በፊት ውሃ መጥቶልን ነበር እና በቤታችን ድረስ በቧንቧ ስለዚህ እሱን አሁን እያመጣሁ አይደለም ግን ከዛ በፊት ባሉት ቀናቶች በዛ ሳምንት ውስጥ ውሃ በጀሪካን ተሸክሜ ነበር ማመጣው። አሁን ፎቅ ላይ ነው እንግዲህ የምንኖረው አጋጣሚ አዲስ ፎቅ ነው። መሰረተ ልማት በደንብ አልተሳለጠ አልተ እንትን አላለም አልተጨረሰም። ስለዚህ ውሃ እንትን እያልኩ ባለሁበት ጊዜ ነው አሁን ይሄንን ነገር እያወራሁ ያለሁት እና ውሃ በጀሪካን እናመጣለን። እንደ ፋሚሊ ብዙ ስለሆንን ስድስት ሰው ስለሆንን አራት ልጆችን እና እኔና ባለቤቴ ስለሆንን ብዙ ውሃ ነው የምንጠቀመው በቀን ውስጥ። ስለዚህ ከዛ አንፃር የተወሰነ ማምጣት አለብን። ቢያንስ ጠዋት ጠዋት እስከ ሰላሳ ሊትር እናመጣለን ቢያንስ በትንሹ። እኔ ሃያ ሊትር እሸከማለሁ። ልጄ ደግሞ አሥር ሊትር ይሸከማል። አንዳንዴ ትንሿ ልጄም ሳትቀር ተካፍላ ታመጣለች በአምስት ሊትር። እና እንደዛ አድርገን እናመጣ። እና ባለቤቴም አልፎ አልፎ ውሃ በማም ታመጣለች እና ያው ውሃ ማምጣት እኛ ጋር ኮመን ነው። የውሃ እጥረት ብቻም ሳይሆን ለውሃ የሚያስፈልገው መሰረተ ልማት ፎቅ ስለሆነ ፓምፕ አድርጎ ፓምፑ ፓምፑ አንዳንዴ ፓምበሩ ሊበላሽ ይችላል ፓምፕ የሚያደርገው አንዳንድ ጊዜ ደግሞ እኮ ውሃ ማለት የጋራ ህንፃ ስለሆነ በኮሚቴ ስለሆነ የሚተዳደረው ኮሚቴዎች ቢዚ ሊሆኑ ይችላሉ። በራሳቸው ጉዳይ እና ከዛ አንፃር ያው ውሃ እንደሚገባው በሰአቱ ላናገኝ እንችላለን። እና በዛ የተነሳ ያው በጊዜው ውሃ ስለማናገኝ ውሃ ሄደን ማምጣት አለብን። ደግነቱ ሮቶ አጠገባችን ነው። ውሃ የሚሸጡ ሰዎች በቅርባችን ስላሉ ከዛ እነሱ ከሚሸጡበት ሄደን በሳንቲም ገዝተን እናመጣዋለን። አንዱን ጀሪካን በሃያ የኢትዮጵያ ብር እንገዛለን። አንድ ቦታ በሃያ ብር ይሸጣል። ሌላ ቦታ ደግሞ በአስር ብር የሚሸጥ አለ። ስለዚህ ያው እንግዲህ ቅርባችን ያለው የሃያ ብሩ ስለሆነ ሄደን በሃያ ብር ገዝተን እናመጣለን ውሃ በማይኖር ጊዜ። ፎቁን ሰባት ፍተኛ ፎቅ ላይ ነው ያለነው ፎቁን አውጥተን ያው እዛ እንትን እንላለን እና አሁን ግን እየቀነሰልን የሚሄድ ይመስለኛል እንደዚህ ውሃ እያመጣን እንትን ማለቱ በርግጥ ለእኛ እንደ ስፖርታዊ እንቅስቃሴም ይጠቅመናል በጧት አንዳንድ ኤክሰርሳይስ ሰዎች ሆነ ብለውም ይሰራሉ ለሰውነታቸው። እኛም ያንን ተሸክመን በምንወጣበት ጊዜ ያው የተወሰነ የአካል ግንባታ የአካል እንቅስቃሴ ስለሚኖር ጥቅም አለው። ለኛ ስለዚህ ጥሩ ሊሆን ይችላል። ግን እኛ ያው ከተደላድሎ ለመኖር ከሚያስፈልግ ነገሮች አንዱ ግን ውሃ ስለሆነ የውሃ አቅርቦት ሁልጊዜም በቤታችን እንዲገኝ ያስፈልጋል ማለት ነው። እና ውሃ ደግሞ በጣም መሰረታዊ ነገር ነው ለመጠጥ እንግዲህ እንደሚታወቀው ነው ለንጽህና የተያያ ብዙ ከውሃ ጋር ከውሃ ካለማግኘት ጋር ተያይዞ ለሰው አመቺ ያልሆኑ ነገሮች ስላሉ ምግብ ለመስራት ብዙ ነገር ለመስራት ስለሚያስፈልገን የውሃ አቅርቦታችን ከፍ ማለት አለበት። እንግዲህ በዛም ያው እግዚአብሔር ይረዳናል ማለት ነው። የውሃ አቅርቦታችን ከፍ ይላል። እንደዛ አድርገን እንግዲህ እንትን እንላለን ማለት ነው በዛ መሰረት ያው ማድረግ ያለብንን ሁሉ ማድረግ አለብን። ከዛ አንፃር መስራት ያለብንን ሁሉ መስራት አለብን ብለን እናምናለን። ስለዚህ በተቻለ መጠን የውሃ አቅርቦት እንዲመቻች ወይም ደግሞ ውሃ በቀላሉ ማግኘት የሚቻልበትን መንገድ መፍጠር ያስፈልጋል። ውሃ ማጓጓዝ ለዘለቄታው የሚያዋጣ ጉዳይ አይደለም። ስለዚህ ያንን ነገር ከሚመለከታቸው አንዳንድ ጊዜ ወደ ውሃ ልማትም እንደውላለን። የኢትዮጵያ ውሃ መስሪያ ቤት። እኔ አንተን የሚለውን ወደዛ ደውለን ውሃ ልቀቁልን ብለንም እንጠይቃለን ያ ነገር መስተካከል አለበት ብለን እናምናለን።

የስራ ስነምግባር ታከብራለህ ወይም ምግባር ታከብራለህ ወይ? ለሚለው አዎ በጣም ነው የማከብረው እንግዲህ ብዙ የተለያየ መስሪያ ቤት የራሱ የሆነ የተለያየ የስራ ስረ ምግባር አለው። ለምሳሌ ወታደር ያለው የስራ ስነምግባር ሀኪም ካለው ይለያል። ሀኪም ያለው ስነ ስራ ስነ ምግባር አስተማሪ ካለው ይለያል። ዞሮ ዞሮ ግን ምንድነው አንድ የሚያደርጋቸው ሁሉም ሙያውን እንዲያከብርና ሁሉም ተገልጋዩን እንደሚገባው እንዲያገለግል ደግሞም ያንን ስልጣን የሰጠውን ያንን የስራ እድል የፈጠረለትን አካል እንደሚገባው እንዲታዘዝ ታማኝ እንዲሆንለት እንደሚያስፈልግ ነው እንግዲህ ሁሉም የስራ ስነምግባሮች የሚያወሩትና የሚያወሱት። ዋናው ነገር ያንን አውቆ ያንን ከመከተልና ያንን ከመለማመድ አኳያ ነው አከበረ የሚባለው የስራ ስነ ምግባር እና የስራ ስነ ምግባር ያስፈልጋል ብዬ በጣም አምናለሁ። ልክ ወደ ስራ ሰዎች ቢምሰማሩ ከሚገቡት የኮንትራት ውል ወይም ደግሞ ቃል ኪዳን ሊሆን ይችላል ሀኪሞች ለምሳሌ አሁን ሲመረቁ ነርሶች ቃል ኪዳን ይገባሉ ወታደሮችም የሆነ እንግዲህ ሲመረቁ እንደዛው ቃል ኪዳን ይገባሉ። ሌላውም እንግዲህ ባለሙያ ሁሉ ሲመረቅ ቃል ኪዳን ይገባል ማለት ነው። በአብዛኛው በትክክል የተዋቀረ ቃላት ተጽፈውለት ቃል ኪዳን የሚገቡ አሉ። እንደገና ደግሞ በአጠቃላይ ያው መልእክት ተቀብለው የስራ መልእክት የሚያስተላልፍላቸውን የክብር እንግዳ ወይም ደግሞ የሀገር መሪ ሊሆን ይችላል ወይም የኮሌጁ ወይም የዩኒቨርሲቲ አመራር ሊሆን ይችላል የሚሰጣቸውን መመሪያ ገና ወደ ስራ ሳይሰማሩ በፊት የሚቀርብላቸውን ጥሪ ተቀብለው እንትን ይላሉ ማለት ነው እና በዛ አንፃር ያለው ምንድነው የስራ ስነ ምግባር አስፈላጊ ነው ተብሎ ነው በጣም የሚታመነው እኔም በበኩሌ ስራ ስነምግባር በጣም አስፈላጊ እንደሆነ አምንበታለሁ። እኔ አሁን መምህር ሆኜ አገልግያለሁ። መምህር ለምሳሌ አሁን ምን አይነት የስራ ስነምግባር ይከተላል መከተል አለበት ብለህ ብትጠይቀኝ ምን አይነት የስራ ስነ ምግባር ሊከተል ይገባል ብለህ ተብዬ ብጠየቅ መምህር የግድ ጨዋ መሆን አለበት ጨዋ ምንድነው ብዙ ጠቅላላ ቃል ስለሆነ የስራ ሰዓት የሚያከብር፣ ተማሪዎቹን የሚወድ፣ በቂ ዝግጅት ቤት ውስጥ የሚያደርግ ለሚያስተምረው ትምህርት ሌሰን ፕላን አዘጋጅቶ የትምህርት እቅድ አዘጋጅቶ፤ የትምህርት እቅዱን ደግሞ በጊዜ ከፋፍሎ እና በአስፈላጊ ሁኔታ የትምህርት እቅዱን አዘጋጅቶ የትምህርት ይዘቱንም ሆነ የማስተማር ስነ ዘዴውን ተጠቅሞ እና ደግሞ የማስተማሪያ ስነ ምንድነው የማስተማሪያ ድጋፍ ሰጪ ማቴሪያሎችን ወይም ደግሞ መሳሪያዎችን ተጠቅሞ ተማሪዎቹን ሊያስተምር ይገባል በሰአቱ ገብቶ በሰአት ተገኝቶ የደንብ ልብሱን ለብሶ ማለት ጋዋን ለብሶ እነዚህ እንደዚህ አይነት ነገሮች አሁን ስነ ምግባር ነው ማለት ነው። ይሄ በትንሹ ስናየው ከዚህ ነው የሚጀምረው ስነ ምግባር ሰዓት ከማክበር ደግሞ እንደገና ለተማሪዎች በልዩ ልዩ ጥቅማ ጥቅም በመቀበል ውጤት ባለመስጠት ነገር ግን በተማሪዎች ልዩ ልዩ ዘዴ በመጠቀም እንትን አለ ማለቱ በጣም አስፈላጊ ነው። በተለያየ መንገድ በተቻለ መጠን በተቻለ መጠን ስነምግባር ጠብቆ መስራት ማለት ነው። ልብስ መልበስ፣ ውጤት ሲሰጥ ተማሪ ደግሞ በሚጠይቅ ጊዜ ተማሪዎቹን አለማሸማቀቅ፣ በሚገባ መልስ መስጠት፣ መምክር አቅጣጫ ማስያዝ፣ አስተማሪው የገጠመውን ቻሌንጅ ተማሪዎች እንዳይገጥማቸው ምክር መስጠት፣ ልክ አንድ አባታዊነት ማለት ነው እናታዊ አለማዳ በተማሪዎች መካከል አለማዳላት አንዱን ከፍ አንዱን ዝቅ አለማድረግ የደሃውም የሀብታሙን ልጅም እኩል ማየት የተለያየ አይነት የስነ የስራ ስነ ምግባር አለ በመምህርነት ሙያ ውስጥ። በህክምና ሙያ ውስጥም ተመሳሳይ እንደዛው አለ። የመጣውን ሁሉ ከህክምና እርዳታ የሚያስፈልገውን ሰው ሁሉ መንከባከብ እየታመመ እየጣጣ እያጣጣረ እያዩ ችላ አለማለት መርዳት የሚቻለውን ሁሉ ነገር መርዳት

በምን ሰዓት ትነሳለህ? ለሚለው ጥያቄ ያው ከእንቅልፌ የምነሳው ብዙ ጊዜ እንግዲህ ያው አይ ቲንክ ይሄ ነገር የተደገመ ጥያቄ አይመስለኝም ግን በምን ሰዓት ትነሳለህ የሚለው ጥያቄ ብዙ ጊዜ ከእንቅልፌ የምነሳው እንግዲህ እኔ ሁለት ጊዜ ነው የምተኛው በእንቅልፍ ሰዓቴ የማደርገው በሃያ አራት ሰዓት ውስጥ ሁለት ጊዜ ነው እንቅልፍ ሰዓት የምጠቀመው ለመተኛት በቂ እንቅልፍ ሰውነቴን እንዲያገኝና ያው የሰውነቴ እንትን ትክክለኛውን ስራ ማከናወን እንድችል የምጠቀመው ሁለት ጊዜ ነው በቃ ማለት በሃያ አራት ሰዓት ውስጥ ወይም በአንድ ቀን ውስጥ ማለት ይቻላል ያ በሚሆንበት ጊዜ ምንድነው የማደርገው በጊዜ ነው የምተኛው ማታ ማታ እንቅልፌን። እንግዲህ ጥያቄው በምን ሰዓት ትነሳለህ ስለሆነ የተያዘን ስለሆነ አነሳዋለሁ በሱ ዙሪያ ያለ ነገር ስለሆነ በጊዜ ነው የምተኛው ማታ ግፋ ቢል በጣም ሬር ኮንዲሽን ነው እስከ አምስት ሰዓት እስከ ስድስት ሰዓት የምቆይበት ሁኔታ አሁን ቅርብ ጊዜ እንደዚህ የሆነ አለ። ነገር ግን በአብዛኛው እኔ ከምሽቱ ሶስት ሰዓት እስከ አራት ሰዓት ባለው ጋፕ ውስጥ እተኛለሁ ከዛ በኋላ ከሌሊቱ ዘጠኝ ሰዓት እነሳለሁ ማለት ነው። እና በዚያ ሰዓት ተነስቼ ያው ነቃለሁ ማለት ነው እና ተነስቼ ያው ፊቴን ታጥቤ ራሴን ጥርሴን ቦርቼ እና እንትን ብዬ እዘጋጃለሁ ማለት ነው እና ቀጣይ ስራዎችን እንደምሰራ ያው በሌላ ጥያቄ ላይ ያነሳሁት ስለሆነ አሁን በምን ሰዓት ትነሳለህ ለምትለው ጥያቄ አንድ ከሌሊቱ ያለውን በዚህ አይነት ነው የምነሳው። ሁለተኛ ደግሞ የቀኑን ደግሞ ምንድነው ልክ በዛ ሰዓት ከተነሳ በኋላ እስከ ቢያንስ እስከ ስድስት ሰዓት ሰባት ሰዓት ድረስ ቀን ላይ ስሰራ እቆያለሁ የቀኑ ሰባት ሰዓት ድረስ ላይ ስድስት ሰዓት ተኩል እስከ ስድስት ሰዓት እስከ ሰባት ሰዓት ባለው ደግሞ ምንድነው አርፋለሁ ማለት ነው ተመልሼ። እተኛለሁ እና አትሊስት እዛ ጋር ሶስት ሰዓት አለ እስከ አስራ ሁለት ከዛ ደግሞ አስራ አንድ አስራ ሁለት ሶስት ሰዓት አለ ከዛ አንድ ሁለት ሶስት አራት አምስት ስድስት ሰባት ሰዓት አለ። ስለዚህ እዚህ ጋር ሶስት ሰዓት አለ ከዛ እንደዚህ አይነት አንድ ሁለት ሶስት አራት አምስት ስድስት ሰባት ሰዓት ሰባት እስከ ሰባት ሰዓት ድረስ ለሰባት ሰዓታት እሰራለሁ ማለት ነው በተከታታይ። ሰባት ሰዓታት ከሰራሁ በኋላ የተለያዩ ስራዎችን ነው የምሰራው መደበኛ ስራ ብቻ ማለቴ አይደለም የቤቱ ስራዎችን መደበኛ ስራዎችንም አንድ ላይ ለሰባት ሰዓታት ከሰራሁ በኋላ ደግሞ እንደገና አርፌ አንድ ሰዓት አርፋለሁ መሃል ላይ ከሰባት እስከ ስምንት ወይም ደግሞ ከስድስት እስከ ሰባት ባለው ሰዓት አርፌ ከዛ በኋላ ደግሞ እንደገና ቀጣዩን አንድ ሰዓት ደግሞ ለመኝታ ቀጣዩን አንድ ሰዓት ደግሞ ለእረፍት አድርግና ሁለት ሰዓት እወስዳለሁ ከዛ ደግሞ ከዘጠኝ ከስምንት ሰዓት አካባቢ ጀምሮ ደግሞ ስራ እሰራለሁ ዘጠኝ አስር አስራ አንድ አስራ ሁለት ድረስ ለአራት ሰዓታት እሰራለሁ ማለት ነው በአጠቃላይ አራት እና ሰባት አስራ አንድ ሰዓት እሰራለሁ ማለት ነው በቀን ውስጥ ስለዚህ እንደዚህ አይነት ሰአቶች አሉኝ ከዛ በኋላ ከአሥራ ሁለት ሰዓት በኋላ ደግሞ የተለያየ አልሰራም ማለት አይደለም ልጆቼን አስጠናለሁ እሱም ስራ ነው እስከ ምሽቱ ሶስት ሰዓት ድረስ ብዙ ሰዓት አስራ ሁለት አስራ ሶስት ሰዓት ልሰራ እችላለሁ በቀን ውስጥ እና አስራ አራት ሰዓት እስከ አስራ አምስት ሰዓት ልሰራ እችላለሁ እና ያቺ ደግሞ ከሶስት ሰዓት እስከ ሰባ ዘጠኝ ሰዓት ያለችው አራት አምስት ስድስት ሰባት ስምንት ዘጠኝ ድረስ ያለችው ስድስት ሰዓት እተኛለህ ማለት ነው። ከቀኑ አንድ ሰዓት ከሌሊቱ ስድስት ሰዓት ኦልሞስት ወደ ሰባት ሰዓት ተኛለሁ ማለት ነው ሰባት ስምንት ሰዓት አካባቢ ተኛለሁ ከዛ ውጪ ያለውን ግን ለእረፍት እጠቀምበት ማነው ለስራ ነው የምጠቀምበት ከአራት ሰዓቱ አስራ ስድስት ሰአቱን ለስራ ስምንት ሰአቱን ለእረፍት እጠቀማለሁ ማለት ነው ለመኝታ እና ስምንት እና አስራ ስድስት ያው ሃያ አራት ሰዓት ሞላ ማለት ነው ስለዚህ ምነቃው በንደዚህ አይነት ነው እንግዲህ ያ ይሄ ልምምድ ያው የቆየ ልምምዴ ስለሆነ ከዚህ በኋላ ደግሞ ፎከስ አድርጌ አስራ ስድስትን ሰዓት ለስራ በማውልበት ጊዜ የተለየ እንግዲህ ያው ብዙ ነገር ይሆናል ማለት ነው እና ያን ነገር ለማድረግ ዝግጁ ነኝ። እንግዲህ ያን ነገር እያሰብኩበት አለው። ያ ነገር ይሆናል ብዬ አስባለሁ።

አስተያየት መቀበል ትወዳለህ ወይ ለሚለው አስተያየት መቀበል ጥሩ ነው። አስተያየት መቀበል እወዳለሁ ነገር ግን ደግሞ ገንቢ አስተያየቶችን ነው በአብዛኛው የምወዳቸው ገንቢ ማለት ምንድነው እንደሚገባኝ ከሆነ አስተያየት ገንቢና አፍራሽ ይኖረዋል ገንቢ አስተያየቶችን መቀበል አስፈላጊ ነው ብዬ አምናለሁ እወዳለሁ ግን ደግሞ ገንቢ ያልሆኑ አስተያየቶች ደግሞ አሉ ስለዚህ ገንቢ ያልሆኑትን አስተያየቶች ወደ ጎን በማድረግ ገንቢ የሆኑትን አስተያየቶች ግን መቀበል እወዳለሁ ገንቢ ያልሆነ አስተያየት ምንድነው ብዬ ከተጠየኩ ምንድነው ለምሳሌ ሰውን መተቸት ሰውየውን ለማቅናት ወይም ደግሞ ትክክለኛውን መስመር እንዲይዝ ወደ ትክክለኛው ስፍራ እንዲመለስ በክስ መልክ ሳይሆን በፍርድ መልክ ሳይሆን በፍቅር ደግሞ በትህትና ማንም ሰው ንጹህ እና አስተያየት የሌለበት ሰው እንደሌለ ሁሉ አስተያየት የሚሰጠውም ሰው ከነዛ መካከል አንዱ ነው አስተያየት ሰጪው ለራሱ አስተያየት በሚሰጥበት ጉዳይ የተሻለ ነገር ቢኖረውም በሌላ ጉዳይ አስተያየት ሊቀበል የሚገባው አይነት ሰው እንደሆነ በማሰብ በዛ ልብ እሱ አስተያየት ቢሰጠው በሚወደው አይነት አስተያየት መስጠት አለበት ብዬ አምናለሁ አስተያየት አስፈላጊ ነው ይቅር ማለት ሳይሆን አስተያየት ሰጪው ያለው ሞቲቩ ምንድነው አስተያየት ተቀባዩን ማቅናት አስተያየት ተቀባዩን ማንሳት አስተያየት ተቀባዩን ማብቃት አስተያየት ተቀባዩን መደገፍ አስተያየት ተቀባዩን ውጤታማና ፍሬያማ ማድረግ ነው ግን ብዙ ጊዜ የምናየው እኔም በባህልም በምንም እንደምናየው አስተያየት ሰጪ ብዙ ጊዜ ጥበብ ይጎድለዋል የሚፈልገው ይሄንን ሆኖ እያለ ይሄንን እንደማይፈልግ አይነት አቀራረብ ያቀርባል እና በዛ ጊዜ ተቀባዩ ይከብደዋል ለመቀበል እና አስተያየት ተቀባዩ ምን ብሎ ያስባል የተለያየ ነገር ብሎ ያስባል እንዴ ለምንድነው እንደዚህ አይነት አስተያየት የሚሰጠኝ ብሎ አስተያየቱን ከሰውየው አቀራረብ ጋር አንድ በማድረግ እና አስተያየቱን የሰውየው አቀራረብ ችግር ጉድለቱ በጣም አስተያየቶች ላይ ያጠላሉ አስተያየት የሚሰጠው በሚሰጠው ሰው ዘንድ ማለት ነው እና እና እንደዛ መሆን የለበትም ማጥላት የለበትም የኛ አቀራረብ ማነስ አስተያየት በምንሰጠው ሰው ህይወት ላይ ማጥላት የለበትም እና ጥላ መፍጠር የለበትም ከዛ በኋላ እንግዲህ ያው ያለው ነገር ምንድነው በተቻለ መጠን አስተያየት መቀበል ጥሩ ነው ግን አስተያየት ደግሞ ሲሰጥ በተቻለ መጠን ከፖዘቲቩ መጀመር ከጥሩ መጀመር ይሄኛው አመለካከት እንዳይዳብር በአስተያየት ተቀባዩ ዘንድ አሉታዊ አስተሳሰብ እንዳይዳብር ከአወንታዊው መጀመር እንዲህ አይነት ጥሩ በጎ እይታ አለኝ ለእንደዚህ አይነት ጥሩ አቅምህ ለእንደዚህ አይነት ጥሩ ችሎታህ ለእንደዚህ አይነት ጥረትህ ለእንደዚህ አይነት አቅምህ እንዲህ አይነት እይታ ነው ያለኝ በዚህ በኩል ግን እንዲህ አይነት እንድታደርገው ብታደርገው ጥሩ ነው እንዲህ ማድረግ አለብህ ብሎም አስተያየት ማቅረብ በራሱ ጥሩ አይደለም አስገዳጅ ሁኔታ ይፈጥራል ጫና ይፈጥራል በአስተያየት ተቀባዩ ላይ እና እንዲህ ብታደርገው ጥሩ አይመስልህም ይሄን ነገርህን የሚያጎላ አይመስልህም ይሄን ነገርህን ከዳር የሚያደርስ አይመስልህም ይሄን ነገር አንተ እንደምትፈልገው ሊያደርግልህ ይችላል ለብዙዎቻችን ይጠቅማል ብሎ በዛ መንፈስ ማቅረብ ጥሩ ነው ብዬ አምናለሁ እና አስተያየት በሚሰጥበት ጊዜ እንቅፋትም የሆነው ሰዎች አስተያየት እንዳይቀበሉ እኔም ጭምር ምንድነው ብዙ ጊዜ የአስተያየት አቅራቢው አቀራረብ አቀራረብ ይወስነዋል ማለት ነው አስተያየት ለመቀበል ስለዚህ እኔ ብዙ ጊዜ ደስ የሚለኝ ገንቢ ወይም አዎንታዊ በሆነ መልኩ ለኔ እንዳሰቡልኝ በሚገባኝ መንገድ ሲያቀርቡልኝ ሁለት ሶስት ጊዜ እንኳን ማሰብ አልፈልግም በአንዴ ነው አስተያየቱን ቅብል ብዬ የምወስደው እና ነገር ግን እኔ አስተያየት አልቀበልም ማለት አይደለም ገንቢ አድርገው ባያቀርቡትም አስተያየቱን አልጠቀምበትም ማለት አይደለም

የምታስታውሰው ጥሩ መምህር አለ ለሚለው ቃል የማስታውሰው ጥሩ መምህር አለ ያው ብዙ ናቸው የማስታውሳቸው ጥሩ መምህር አለ። በተለይ ያው እንግዲህ የአንደኛ ደረጃ መምህራን እንኳን አሁን እየረሳኋቸው ነው። ግን በዩኒቨርሲቲ ደረጃ ላይ የማስታውሳቸው ጥሩ መምህራን አሉ። እና ያው መምህር ብዙ መምህራን አሉ ማስታወሳቸው ራሴም መምህር ስለነበርኩኝ እንግዲህ ያው በኤለመንተሪ ደረጃ ማቃቸው መምህራኖች አሉ። ጥሩ ጎበዝ መምህራን የነበሩ በሃይስኩል ደረጃ የማውቃቸው መምህራን አሉ። ጎበዝ መምህራን የነበሩ እንዲሁም ደግሞ በዩኒቨርሲቲ በኮሌጅ ደረጃ ማቃቸው መምህራን አሉ ጎበዝ የሆኑ ማለት ነው የማስታውሳቸው። በሃይስኩል ደረጃ ትዝ የሚለኝ አንድ የአፋን ኦሮሞ አስተማሪ በጣም ጎበዝ መገርሳ ነው እንደዚህ የሚባል ሰው ጎበዝ አስተማሪ ነበረ። እንደገና ደግሞ የአማርኛ አስተማሪም በጣም የተወደደ ሰው ነበረ። ጎበዝ አስተማሪ እንግዲህ እኛ ጎበዝ ሰነፍ ማለት አይቻልም እርግጥ ዋናው ነገር ምንድነው? ለእኛ በዛ ጊዜ የሚገባን ትምህርት የምንወደው ትምህርት ቶሎ የምንቀበለው ትምህርት ቶሎ የሚገባን ትምህርት ወይም ደግሞ ተሰጥኦአችን የሆነ ትምህርት ሲኖር ለዛ አስተማሪ እንትን ልንሰጠው እንችላለን ትኩረት ልንሰጠው እንችላለን በደንብ እርግጥ በደንብ የሚያስተምር መሆን አለበት። ያው ቶሎ የኛ የትምህርት አቀባበልም ይወስነዋል የአስተማሪው የትምህርት ዝግጅትም ይወስነዋል የአስተማሪው ተነሳሽነት እና እለታዊ ሁኔታም ወይም ፐርፎርማንሱ የጊዜው ችሎታው ይወስነዋል። እና ከዛ የተነሳ ጎበዝ ሰነፍ እንላለን እንጂ የምናስታውሰው ጥሩ መምህር ጥሩ ሲባል ግን በምራ አንፃር ነው። ጥሩ አንደኛ በፀባያቸው ጥሩ የሆኑ መምህራን አሉ በስነ ምግባራቸው ማለቴ ነው። እንደገና ደግሞ በስራቸውም ጥጉ የሆኑ አሉ። ስነምግባራቸው ብልሹ ሆኖ ትምህርት ላይ ጎበዝ የሆኑ አሉ። ማስተማር ስራ ላይ ስነምግባራቸው ላይ ደግሞ እንትን ብለው ደከም ብለው ማስተማር ላይ ደግሞ እንትን ያሉ አሉ ደከም ስነ ምግባራቸው ላይ ደከም ያልሆኑ ማስተማር ላይ ጎበዝ ይሆኑ አሉ። ስነ ምግባራቸው ላይ ብርቱ ሆኖ ማስተማር ላይ ደከም ያሉ አሉ። ሁለቱም ያላቸው አሉ ስነምግባርም የማስተማር ክህሎትም ልምምድም ጥሩ ያላችሁ ተሰጦም ለምድሜ ያላችሁ አሉ። እና ጥሩ በሚለው እንግዲህ ያው አጠቃላይ ቃል ሆነና ምናልባት የሚመስለኝ ጥሩ ሲባል በስነምግባርም በአካዳሚክ ወይም ደግሞ በትምህርት እውቀትም ሊሆን ይችላል እና በዚህ የተነሳ ከሆነ እንግዲህ ጥሩ የተባለው በዚህ አኳያ ከሆነ እውቀት አስፈላጊ ነው። እርግጥ ስለዚህ ጥሩ የተባለው በዚህ አቅጣጫ ከሆነ ብዙ አስተማሪዎች አሉ በተለይ ኮሌጅ ደረጃ ላይ። ቆንጆ ጥሩ የሚያስተምሩ ኬሚስትሪ ነበር እኔ አሁን ሜጀር ያደረኩት በኮሌጅ ደረጃ ላይ ለዲፕሎማ ስማር በዲፕሎማ ፕሮግራም በዛ ጊዜ አሁን ለምሳሌ ኬሚስትሪ አስተማሪ ነበር ኢንኦርጋኒክ ኬሚስትሪ እና ጀነራል ኬሚስትሪ ያስተማረን አንድ አስተማሪ በጣም ጎበዝ ነበረ። በጣም በጣም ችሎታው በጣም ደስ ይላል በቃ አቀራረቡ ብዙ ነው ግን የሚጮኸው የሚናገረው ያው ግን ትምህርቱ ይገባል ያው ውጤቱም ጥሩ ነው የምናመጣው። ደከም ያለ ተማሪ ሁሉ ያው አይወድቅም ቢያንስ ሲ ያመጣል ያው በደንብ የሚሞክረው ደግሞ ቢና ኤ ያመጣል እና። እንደዛ አይነት አስተማሪዎች ነበሩ ኮሌጅ ደረጃ ላይ ዩኒቨርሲቲም እንግዲህ ጎበዝ ተማሪዎች ነበሩ ሁለተኛ ዲግሪም ስማር በነበረ ጊዜ አንድ ህንዳዊ መምህርም በጣም ጥሩ የሚያስተምር የህንድ ሰው ነበረ። ሲሪኒ ቫስ የሚባል ሲሪና ቫስ የሚባል በጣም ጥሩ ያስተምራል እሱን በሊደርሺፕ ላይ ዲፓርትመንት ሄድም ነበረ ጎበዝ ነው አክቲቪቲውም በጣም ጎበዝ ሰው ነው ጠንካራ ሰው ነው። እና እንደዚህ አይነት ነገሮች አሉ እኔ እንግዲህ ያው እነዚህን ነው የማስታውሰው